የምትወደው መተግበሪያ ምንድነው? ጥሩ ጥያቄ። ያው እንግዲህ እንደምናውቀው ጊዜውም የማህበራዊ ሚዲያ ጊዜ ነው እና በጣም ብዙዎቻችን ማለት በሚቻል ደረጃ የማህበራዊ ሚዲያ ተጠቃሚ ነን። ስለዚህ ከሚመቹኝ ከምጠቀማቸው መተግበሪያዎች መካከል ማህበራዊ ሚዲያ መተግበሪያዎችን መጠቀም አዘወትራለው ስለዚህ እነሱን በብዛት ስለምጠቀማቸው ይመቹኛል ማለት ነው። ስለዚህ ማህበራዊ ሚዲያ አፕሊኬሽኖች አዎ ይመቹኛል

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃን እንግዲህ እንደ ድሮ ጊዜ ወንዝ የወረዱ ምናምን መቅዳትም የለም እንግዲህ ያው ዘመኑም የቴክኖሎጂ ጊዜ ነው ውሃ በቅርቡ እናገኛለን ስለዚህ ከቧንቧ ነው የማገኘው ማለት ነው የመጠጥ ውሃ። እና የምያስቸግርም ከባድ የምባል ሁኔታም የለም። እንግዲህ ከቧንቧ የመጠጥ ውሃ አገኛለው። በዚህ ሰዓት ማለት ነው።

ስልክህን ምን ያህል ጊዜ ታሞላለህ? ያው እንግዲህ ስልኬ ባትሪ ትንሽ ደከም ያለ ስለሆነ በቀን እስከ ሁለት ጊዜ እሰከ ሶስት ጊዜ ምሰካበት ጊዜም አለ። ስለዚህ ስልኬን በምን ያህል ምን ያህል ጊዜ ታሞላለህ? ሚለው ምን አልባት ገንዘብ ከሆነ። ያው በወር አንድ ጊዜ። ፓኬጅ ምናምን ከሆነ በወር እስከ አንድ ጊዜ። ደግሞ ባትሪ ከሆነ በቀን ከሁለት እስከ ሶስት ጊዜ ልሰካች እችላለሁ ስለዚህ እንደ አጠቃቀሜ ይወሰናል ማለት ነው። እና ይሄ ነው

የትንኝ መረብ ትጠቀማለህ ወይ ለሚለው ጥያቄ? የትንኝ መረብ። አሁን በዚህ ሰዓት እየተጠቀምኩ አይደለም የትንኝ መረብ ማለት ደግሞ ትንኞች። የተለያዩ የሆኑ የበሽታ ንጥረ ነገሮችን አምተው በሰውነታችን ውስጥ እንዳያስገቡ የሚከላከል ትንኞችን ወደ እኛ እንዳይጠጉ የሚያደርግ መረብ አይነት ነገር ሲሆን። ይህንንም ደግሞ በዚህ ሰዓት አልጠቀመውም ማለት ነው። እና ትንኞች እንደምናውቀው የራሳቸው የሆነ መራቢያ ወቅት አላቸው ስለዚህ አሁን ወቅታቸው ስላላደለ

የምታውቀው አንድ ምሳሌ ንገረኝ። ምሳሌ ነው ምሳሌያዊ አነጋገር ነው? ምሳሌ ከሆነ በጣም ብዙ የማውቃቸው ምሳሌዎች አሉ። እና ከእነዛ ውስጥ ለምሳሌ አንዱን ባነሳ ምንድነው በጣም ድሮ ልጅ እያለን ትምህርት ቤት ከምንማራቸው ምሳሌዎች ውስጥ ሊሆን ይችላል። ስለዚህ በጣም ብዙ የምሳሌያዊ ንግግሮች አውቃለሁ እና ምሳሌያዊ ንግግር ማለት አንድን ነገር ለማስረዳት ለመግለጥ ከምንጠቀማቸው ሞር ግልጽ ለማድረግ ከምንጠቀማቸው ንግግሮች ይመደባል ማለት ነው።